አዎ ሰዎችን በአይን እመለከታለሁ። አንዳንድ ወጣ ያሉ ነገሮችን ሲያደርጉ በጣም እመለከታቸዋለሁ። በተመስጦ ነው የምመለከተው ምክንያቱም አንዳንድ ሰዎች ወጣ ወጣ ወጣ ባህሪ ወጣ ያለ ባህሪ የሚያሳዩ ሰዎች አሉ እና እነዛ ሰዎች የምመለከትበት ጊዜ አለ እና የመመልከት ልምዱ አለኝ አዎ በሰዎችም በአይኔ እመለከታለሁ ብዙ ጊዜ አዎ

አዎ ትንኞች እኔ ያለሁበት አካባቢ በጣም ነው ያለው፤ በተለይ ማታ ማታ ጊዜ ሊመሽ አካባቢ በጣም ትንኝ ይበዛል እና በጣም አላስፈላጊ ትንኞች ይበዛሉ እኔ ያለሁበት አካባቢ እና በጣም ጎጂ ናቸው። እና በጣም ብዙ ጊዜ ያጋጥሙኛል እኔ ጋር ማለት ነው። እና አዎ እኔ ያለሁበት አካባቢ ትንኞች በጣም በብዛት ነው ያለው። በብዛት በጣም በብዛት አለ ማለት ነው።

ጠዋት ላይ በጠዋት እነሳለሁ አስራ ሁለት ሰዓት ላይ እነሳለሁ ከዛ ፊቴን እታጠባለሁ። ከዛ ጥርሴን እቦርሻለሁ። ጥርሴን ከቦረሽኩ በኋላ። ምግብ አበስላለሁ። ጠዋት የምበላው ቁርስ አዘጋጃለሁ። ካዘጋጀው በኋላ ቁርሴን በልቼ። ከዛ ልብሴን ለብሼ የስራ ልብሴን ለብሼ ወደ ቢሮ እሄዳለሁ ማለት ነው። እና የጠዋት ጠዋት እለታዊ ተግባሬ ይሄን ይመስላል እና ጠዋት ጠዋት የማደርገው ይሄንን ነው ማለት ነው

ባህላዊ ልብስ እለብሳለሁ አዎ ብዙ ጊዜ አዲስ አመት ሲመጣ እና የተለያዩ ባህላቶች ሲመጡ እና የተለያዩ ባህላዊ ሰርጎች ሲኖሩ ባህላዊ ልብሴን እጠቀማለሁ። እና ቅድም ነው የጠቀስኳቸው ለተለያዩ ተግባራት። ለተለያዩ መገኘት ባለብኝ ለበዓላቶች ለበዓላቶች እና ለተለያዩ እ ለማከብራቸው ባህሎች እለብሳለሁ በተደጋጋሚ እጠቀማለሁ ማለት ነው። እና የባህል የባህላዊ ልብስ በጣም ነው የምጠቀመው። አዎ እለብሳለሁ በአጠቃላይ

ዶሮ የለኝም። ዶሮ አልጠቀምም ጭራሹንም አርብቼም አላውቅም። እና ዶሮ እኔ የለኝም። በፊት ነበረኝ አሁን ግን በዚህ ሰዓት ግን ምንም አይነት ዶሮ የለኝም። የሌለኝ ምክንያት ያው እኔ ያለሁበት አካባቢ ዶሮ ለማርባት ስለማይመች ነው። በፊት ገጠር ላይ ነበርኩኝ እና ገጠር ላይ እያለሁ ነበረኝ። አሁን ግን ወደ አዲስ አበባ ስለሆንኩ ወደ ከተማ ስለገባሁ በስራ ምክንያት እና የለኝም ዶሮ የለኝም።

ሹራብ መስፋት አልችልም ሹራብ መስፋት መስፋት ልምዱ የለኝም ሸማኔ አይደለሁኝም። እና እኔ የተገዛ የተሰራ ልብስ ነው ገዝቼ የምለብሰው እንጂ። ሹራብ የመስፋት ልምዱ የለኝም ከበፊት ጀምሮ ልምዱ የለኝም። እና በአጠቃላይ ሹራብ መስፋት አልችልም። ችሎታውም የለኝም ልምዱም የለኝም እና እስካሁን ድረስ አልችልም ማለት ነው

የሞባይል ዳታ በጣም እጠቀማለሁ ተጠቃሚ ነኝ። ቢያንስ ለአራት አመታት ለስድስት አመታት ያክል ነው መጠቀም የጀመርኩት። እና በጣም ብዙ ጊዜ እጠቀማለሁኝ። የተለያዩ ማህበራዊ ሚዲያዎችን ለመጠቀም ስለሚፈልግ ዳታን እጠቀማለሁ። የተለያዩ ቴለግራም፣ ፈስቡክ ይውቱብ ለመጠቀም እና በማህበራዊ ሚዲያ ላይ ጓደኞቼን ለማግኘት እና እነሱን ለመገናኘት ብዙ ጊዜ ዳታ እጠቀማለሁ። ያው ባለፈ ተጠቃሚ ነኝ።

በቡድን መስራት በቡድን መስራት በጣም ነው የምወደው። የተለያዩ ስራዎች ሲኖሩ በቡድን እንሰራለን የተለያዩ ችግሮች ሲያጋጥሙን በቡድን አንድ ላይ ተሰብስበን ችግሮችን ስለሚፈታ። እና በቡድን የተለያዩ ሰዎች የተለያየ ምልከታ ስላላቸው። እና በቡድን መስራት ያስደስተኛል። እና በጣም ነው ምወደው በቡድን መስራት እና በቡድን መስራት በጣም ነው የሚመቸኝ። እና በጣም እችላለሁ በቡድን መስራት በጣም ነው የምወደው እችላለሁ

መጨባበጥ እጅ መጨባበጥ ብዙም አልወድም። እንዲሁ ከላይ ከሩቅ ምናምን ነው እንጂ ሰላም መባባል የምወደው እጅ መጨባበጥ። ብዙም አልወድም ከሰው ጋር መነካካት ይሄን ያህል አይደለሁም። እና አልወድም አጠቃላይ የእጅ መጨባበጥ አልወድም። በጣም ነው የምጠላው እጅ መጨባበጥ። በጣም ግዴታ ካልሆነ በስተቀር አልወድም እጅ መጨባበጥ

ልጅ እያለሁ የምኖርበት ቤት ሳር ቤት ነበረ። እና በጣም ያፈስ ነበር ሳር ቤቱ ዝናብ ሲዘንብ በጣም ቀዳዳ አለው እና በጣም ያፈስ ነበረ። እና በጣም አሰቃቂ ነበረ። በልጅነት የምኖርበት ቤት። እና በጣም በጣም ፍጹም ደሃ ከሚባሉት ውስጥ ነበር የምንኖረው። ምክንያቱም ቤቱ በጣም ያፈስ ነበር ከላይ ልክ ዝናብ ሲዘንብ ቀጥ ብሎ ቀዳዳ ነበረው ቤቱ ላይ ቀጥ ብሎ ወደ ወደ እኔ ነበረ የሚያፈሰው በተኛንበት እንደዚህ ያበሰብሰን ነበረ። ፊት ልጅ እያለሁ የምኖርበት ቤት እና ይሄን ይመስላል

በአሁኑ ሰዓት ይሄን ያህል ጥቅማ ጥቅሞች የሉኝም የመጥቀስ የምችላቸው ጥቅማ ጥቅሞች በዚህ ሰዓት ምንም አይነት ጥቅማ ጥቅም አላገኝም። የራሴን ስራ እሰራለሁ ስራ እሰራለሁ ከዛ የማገኘው ክፍያ አለ እንደዛ ነው እንጂ የተለየ ጥቅማ ጥቅም። ወይ ደግሞ ከሰዎች ለየት ያለ ነገር የማገኘው ነገር የለም። አሁን በአጭሩ ምንም የማገኘው ጥቅማ ጥቅም የለም ማለት ነው።

የምወደው አትክልት እንትን ሙዝ እወዳለሁ። እና ማንጎ እና አቮካዶ እወዳለሁ። ነገር ግን በጣም የምወደው በጣም ለገት አድርጌ የምወደው ሙዝን ነው። ሙዝን በጣም እወዳለሁ ምክንያቱም ለመብላትም ምቹ ነው ይሄን ያህል አስቸጋሪ አይደለም ለመመገብ። እና በጣም ለብዙ ጤና ጥቅም አለው ለጤና ጥቅም ስላለ በጣም ብዙ ጊዜ ሙዝ ነው የምመገበው። እና በጣም በጣም የምወደው አትክልት ሙዝ

አዎ ኢንተርኔት አለኝ ኢንተርኔት ተጠቃሚ ነኝ። ኢንተርኔት ግዴታ ስለሆነ አለኝ የራሴ ኢንተርኔት የምጠቀምበት አለኝ የተለያዩ ማህበራዊ ሚዲያዎችን ለመጠቀም ሌላው መስመር ላይ ያሉ ነገሮችን ቪዲዮ ለመመልከት ኢንተርኔት ያስፈልጋል እና ኢንተርኔት የራሴ ኢንተርኔት ተጠቃሚ ነኝ በጣም ተጠቃሚ ነኝ ኢንተርኔት አለኝ አዎ። መስመ

አዎ ዱቄት መፍጨት አውቃለሁኝ። በተለይ አሁን እኛ አካባቢ ነው ያለበት አካባቢ ቂጣ ስንጋግር፣ እንጀራ ስንጋግር፣ የተለያዩ ማህበራዊ ባህላዊ ምግቦችን ስንጋግር ዱቄት ፋጭተን ነው የምንጋገረው እና። ዱቄት መፍጨት አውቃለሁ በጣም ነው የማውቀው ፈጪቼም አውቃለሁ። እና ዱቄት መፍጨት በጣም ነው የማውቀው፣ እና ቅድም እንደተናገርኩት የተለያዩ ምግቦችን ለማብሰል እንጀራ፣ ቂጣ፣ ዳቦ ለመጋገር እነዚህን ለማድረግ መፍጨት ያስፈልጋልና፣ ብዙ ጊዜ ፈጭቼ አውቃለሁ ለመፍጨት እችላለሁ አውቃለሁ።

እህል መፍጨት በደንብ ነው የማውቀው። እኛ አካባቢ በአሁን ሰዓት በፊት ባህላዊ ነበረ፣ በባህላዊ ነበረ የምንፈጨው። አሁን ግን ወፍጮ ስላለ፣ ወፍጮ ነው እህል የሚፈጨው። የተለያዩ ምግብ ለማብሰል ወፍ ማስፈጨት አለብን ግዴታ። እህሉ መፈጨት አለበት። በተለይ ባህላዊ ምግቦችን አንድ ሀገር ላይ ብቻ የሚገኙ ምግቦችን ለማብሰል ግዴታ ያ እህሉ ወደ ዱቄት መቀየር አለበት፣ ወይ ደግሞ ወደ ወፍጮ ጋ ወስዶ ማስፈጨት አለበት። እና እህል መፍጨት በደንብ ነው የማውቀው። እና

ቡና መፍጨት አውቃለሁኝ። ቡና ለማፍላት ስንፈልግ ቡና ፈጭተን ነው የምናፈላው እና ቡናውን እዛ ጋር ሆኖ ለማድረግ ግዴታ ቡናውን መፈጨት አለበት። እና ብዙ ጊዜ ፈጭቼ አውቃለሁ። እና ቡና መፍጨት በጣም ነው የምችለው። አሁንም እፈጫለሁ በፊትም እፈጭ ነበር አሁንም ድረስ መፍጨት እችላለህ ማለት ነው እና ይችላል

ሰዎችን? እንዴት ታስታውቃለህ የሚለው እኔ ሰዎችን ጓደኞቼን ለተለያዩ ሰዎች አስተዋውቃለሁ አጋጣሚ መተዋወቅ ያለባቸው ሰዎች ካሉ አስተዋውቃለሁ። ቤት ሰዎቼንም አስተዋውቃለሁ። እና ሰዎችን የማስታውቀው አጠቃላይ በበዓላት ወቅት እና ደግሞ አዲስ አመት በመጣ ቁጥር። ስንገናኝ እንዲተዋወቁ አደርጋለሁ ማለት ነው። እና

በጣም የምወደው መክሰስ በርገር እወዳለሁ በጣም በርገር ብዙ ጊዜ በየቀኑ ነው የማዘወትረው መክሰስ ላይ በተለይ በርገር ብመገብ ደስ ይለኛል። እና የኔ ተወዳጁን ምግብ እንደ መክሰስ አድርጌ ቀላልና በጣም ለመብላት ምቹ አድርጌ የማቀርበው በርገርን ነው። እና እለት ተእለት በርገርንም እመግባለሁ ለመክሰስ በርገርን እመገባለሁኝ

አዎ ዝርዝር እጽፋለሁኝ የሚያስፈልጉኝ ነገሮች ምን እንደሚያስፈልገኝ ያለውን ነገር የጎደለውን ነገር ጽፌበ ወረቀት ጽፌ ይዤ ሄጄ የሚያስፈልገኝን ነገር እሱቅ በመሄድ እገዛለሁ ማለት ነው። እና የምዝዝሬ መጻፌ በጣም ከፍተኛ ሆነ። ከዚህ በፊትም አደርጋለሁ ይሄን ነገር። እና የመጻፍ ልምድ አለኝ እና ሱቅ ሲሄድ ከመሄድ በፊት ስድር ጽፌ ነው የሚሄደው።

ስራዎቼን በስርዓት አስቀምጣለሁ በቅደም ተከተል ነው የማስቀምጠው የሰራሁትን ስራ በቅደም ተከተል አስቀምጣለሁ ያልሰራሁትን ስራ ደግሞ በቅደም ተከተል ለየብቻ አስቀምጣለሁ ማለት ነው። እና ስራዎችን በየቅድመ ተከተሉ ማስቀመጥ ልምዱ አለኝ። እና በአጠቃላይ ስራዬን በቅድመ ተከተል ነው። ማስቀምጠው

ኮከቦች መመልከት በጣም ነው የምወደው ያስደስተኛል ኮከቦችን መመልከት። በተለይ ማታ ማታ የሚወጡ ኮከቦች ድምቀቶች ናቸው። እና በጣም ደስታን ይሰጣል። እና ኮከቦችን መመልከት በጣም ያስደስተኛል። ሁልጊዜ ኮከቦችን ማታ ማታ እመለከታለሁኝ። እና በጣም ያስደስተኛል ኮከቦችን መመልከት። እና በጣም ደስ ይለኛል ማየት